ማታ የምሰማው ድምጽ ብዙ ጊዜ ለስለስ ያሉ ሙዚቃዎች እና ወይም ደግሞ ቀዝቀዝ ያሉ እነዚህ አንዳንዴ ደግሞ አስቂኝ የሆኑ ነገሮችን እሰማለሁ። ወይም ደግሞ ያው የማወራው ሰው ካለ ከሰው ጋር በመደዋወል እሰማለሁ ማለት ነው ማለት የሌላን ሰው ድምጽ ልሰማ እችላለሁ። ያው ማታ ማታ እንደሚታወቀው ብዙ ጊዜ ብዙ ጊዜ አይተን ከሆነ የሚያስፈራ ነገር ከሰማን እንዲሁ ያስፈራናል ማለት ነው። ልክ ወደምኝታ ስንሄድ ያው ከመተኛታችን በፊት ስለሆነ ወደ መኝታ ስንሄድ ትንሽ ያስቸግረናል። ነገር ግን ጥሩ አይነት ለምሳሌ እንቅልፍ እምቢ ሊለን ይችላል። እና እንቅልፍም እምቢ በሚለን ጊዜ በጣም ለስለስ ያለ እነዚህ የእንቅልፍ በሙዚቃ መሳሪያዎች ብቻ የሚሰሩ በጣም ለስለስ ያሉ ሙዚቃዎች አሉና እነሱን መስማት አንደኛው ነገር ነው። ሁለተኛው ያው ከሰዎች ጋር በማውራት እና በጣም የተረጋጋ አይነት ወሬ ማውራት መነጋገር እንዲሁ ደግሞ የሚያስቁ ነገሮችን ጨዋታ መፍጠር ቀልድ መፍጠር ይሄም አንዱ ነው። እና በብዛት እኔ ያው የምሰማው ወይ ስብከት ሊሆን ይችላል ምናልባት ወይ ስብከት እንደዚህ እንደዚህ ያሉ ነገሮችን እሳማለሁ። በፊት በፊት እንደውም አንዳንዴ ብዙ ጊዜ ፊልም ምናምን የማይ ከሆነ በጣም ያስቸግረኝ ነበር። ምክንያቱም ቅዠት አለ ምናምን እና ያ ነገር ይመጣል መሃል ላይ በእንቅልፋችን መሃል ያው የሚቀሰቅሰን ነው የሚሆነው ወይም ደግሞ የሚያስደነግጥ አይነት ህልም ምናምን አይተን ከሆነ ያስቸግረናል ማለት ነው። እና እንደውም የሆነ ጊዜ በሙዚቃ መሳሪያዎች ብቻ የሚሰሩ በጣም ለስለስ ያሉ ሙዚቃዎች አሉና እነሱን መስማት አንደኛው ነገር ነው። ሁለተኛው ያው ከሰዎች ጋር በማውራት እና በጣም የተረጋጋ አይነት ወሬ ማውራት መነጋገር ምሽታችንን ማስተካከል እምንችለው እኛ ነን እና እኛ እስከሆንን ድረስ ደግሞ እምንሰማውን ነገር መምረጥ ነው ማለት ነው። ይሄንን እሰማለሁ ይሄን እሰማለሁ ይሄን እሰማለሁ ብለን ሳይሆን መስማት ያለብንን ነገር አይ ይሄን ይሄን አሰማለሁ ይሄን አልሰማም ብለን መወሰን በቃ። በአጭሩ መወሰን ስለዚህ ለምሳሌ ምሽት ላይ ከሆነ ምሽት ላይ በጣም የተረጋጋ ነገር መስማት ይሄ ደግሞ ምን ያደርጋል? እንቅልፍ እንቅልፋችን በስነ ስርዓት እንዲወስደን እንዳንረበሽ የጭንቀት ስሜት እንዳይሰማ የማድረግ አቅም አለው። ምክንያቱም ሰዎች ነን ብዙ ሀሳብ አለ ጭንቅላታችን ውስጥ ያን ሀሳብ አውጥተን አንዳንዴ ለመናገር እንፈራለን ነገር ግን አይምሮአችን ውስጥ እያለ መልሶ ያስጨንቀናል። ሰው ምንድን ነው ማረግ? እንደው ቢቻል ቢቻል ስልክን ማራቅ ነው አንደኛው ነገር ከ ቢያንስ አልጋ ላይ ከመውጣታችን ተኩል ደቂቃ በፊት ማለት ነው። ባይሆንም ግን የምንሰማው ነገር በጣም የተረጋጋ ነገር መሆን አለበት ካልሆነ ይረብሸናል ያው በምንተኛ ጊዜ እንቅልፋችን ይረብሻል። ሌሊታችን ሌሊታችን ሲበላሽ ደግሞ እንዲሁ ጠዋታችን አብሮ ነው የሚበላሸው ማለት ነው።

በዶቄ መፍጨት አዎ አውቃለሁ። ዶቄ አንዳንድ ቦታ ላይ መጅ እና ወፍጮ ነው የሚባለው። ያው መጅ መጅ እና ወፍጮ በሚል እና ያው በፊት አንዳንድ ጊዜ ዳጣ የሚዳጥበት እንዲሁም በቆሎ የሚሸረከትበት ወይም ደግሞ ስንዴ ምናምን የሚፈጭበት ነው። እና ብዙ ጊዜ ግን ወደ ደቡቡ ዳታ እና ነጭ ሽንቁርት ነው የሚፈጭበት።

ብዙ ህዝብ መካከል መሆን አልወድም። አይመቸኝም። ብቻዬን መሆን በጣም ጸጥታ ቦታ የተረጋጋ ቦታ ነው የምወደው። እና ብቸኚነት በጣም በተሻለ ሁኔታ የምፈልገው ነገር ነው። ብዙ ሰዎች ሲበዙ አልወድም።

ጥላ ወይስ ፀሀይ ትመርጣለህ? ኧረ እኔ ጥላ ነው የምመርጠው ፀሀይ የምወደው ጠዋት ላይ የምትወጣዋን ፀሀይ ብቻ ነው ከዛ ውጭ ግን ጥላ ነው የሚመቸኝ። ጥላ እወዳለሁ። እና ብዙ ጊዜ እንደውም ፀሀይ ፀሀይ ካገኘኝ በጣም ቶሎ ይደክመኛል። ብዙ ድካምም ብቻም ሳይሆን እንደዚሁ የህመም ስሜትም ምናምን የሚሰማኝ ፀሀይ ካገኘሁ ነው እና ጥላ ነው የምወደው። በብዛት ዛፎችን